በበጋ ወቅት የማደርጋቸው ነገሮች በየሁኔታዎች ይለያያሉ። በየጊዜው አሁን በበጋ ወቅት ትምህርት እማራለሁ ስራ ጠንክሬ እሰራለሁ። የተለያዩ የሚያስፈልጉኝን ግብአቶችንም ደግሞ በበጋ ወቅት እሰበስባለሁ። እንደዚህም ደግሞ በበጋ ወቅት የእርሻ ስፍራዎች ካሉ እነዛን ነገሮች አለሰልሳለሁ። ቤተሰቦቼንም በአግባቡ በበጋ ወቅት መሰራት የሚገባቸውን ነገሮች እሰራለሁ። በበጋ ወቅት በ የፀሀይ መከላከያ የሚሆኑ ነገሮችን እጠቀማለሁ ምክንያቱም ፀሀይ ከበድ ብሎ ስለሚወጣ። ሻወር በየወቅቱ እወስዳለሁ። ሙቀት ስላለ በበጋ ወቅት ምክንያቱም በየሶስት ቀን ልዩነት ሻወር እየወሰድኩ ራሴን ንጹ አደርጋለሁ። ልብሶቼን አጥባለሁ። ላብም ስላለ እነዛን ነገሮች ከሰውነት ጠረን ራስን ለመከላከል ማለት ነው። እነዚህ እነዚህን ነገሮች አደርጋለሁኝ።

አዎ የስራ አሰራሮችን እጅግ በጣም እከተላለሁ ምክንያቱም የስራ አሰራሮች ውጤታማ የሚያደርጉኝ ነገሮች ስለሆኑ እነዚያን በአግባቡ እየተከተልኩኝ ስራዎቼን ለመስራትና ለማጠናቀቅ ጥረት አደርጋለሁ። እያንዳንዱ እነዚህ ስራዎች ለኔ ውጤታማነት አላቸው ወይንም ደግሞ ውጤት ያስገኙልኛል ማለት ነው። እና በጣም በጥንቃቄ በተሞለበት መልኩ ነው እንትን የምለው ስራዎቼን የምሰራው። ከዚያ አንፃር ስራዎቼን ስሰራ የስራ አሰራሮች መርህ የሚባሉ አሉ እነዚያን መርሆችን እየተከተልኩኝ እጓዛለሁ። ማለት ነው

አዎ በመስመር ላይ ቪዲዮ እመለከታለሁ፤ ቪዲዮ የምመለከተው ደግሞ እንደዜና አይነት ነገሮች፤ ጨዋታ እንደዚሁም ደግሞ ቁም ነገሮች የቤተክርስቲያን ወይንም ደግሞ በሀገራችን ላይ እየተከሰቱ ያሉትን ፖለቲካዊ ነክ ነገሮችን እነዚህ እነዚህን ነገሮች እከታተላለሁ። እነዚህን በመከተል ደግሞ የሚገኘውን የጊዜውን ኢንፎርሜሽን ወይም ደግሞ በወቅቱ የሚደረጉ እያንዳንዱን ነገሮች እየተከታተልኩ እኖራለሁ ማለት ነው። እና ይሄ ነው እኔ ጋር ያለው አጠቃላይ በሆን ሰዓት ይሄን ይመስላል።

አዎ ለሌሎች ብዙ ነገሮችን ማስተማር እችላለሁ። አሁን ለምሳሌ እኔ በተማርኩባቸው የትምህርት መስኮች ላይ ሌሎችን ማስተማር እችላለሁ። በተለይ በዚህ ሰዓት እኔ አሁን የሃይማኖት መምህር ነኝ። በሃይማኖት መምህርነት ደግሞ አስፈላጊ የሆኑ ነገሮችን በሙሉ እንትን እላለሁ ማለት ነው እያስተማርኩኝ እኖራለሁ። እና ከዛ አንፃር እነዚህ እነዚህን ነገሮች እንትን እላለሁኝ ማስተማር እችላለሁ ማለት ነው። እና ከዛ አንፃር ማስተማር የምችልባቸው መንገዶች ብዙ ናቸው። በደስታ ነው ማስተምረው ወይ ደግሞ እነዛ ነገሮች ቀላል ናቸው ለኔ

ከስራ ሰዓት በኋላ አሁን ለምሳሌ ምሽት ላይ ቤተሰቦቼን አግዛቸዋለሁ መስራት የሚገባኝን ነገሮች እሰራለሁ። ለምሳሌ ጥናትም እንደ ስራ ሚወሰድ ከሆነ። በተለይ በዚህ ሰአቶች ጥናት ንባብን አንዳንድ ነገሮችን አነባለሁ። እና እንዲህ እንዲህ አይነት ነገሮችን እየሰራሁ በህይወቴ መሻሻል የሚገባቸው ነገሮች አሻሽላለሁ

ኢሜል እጠቀማለሁ አዎ ብዙ ጊዜ የተለያዩ መልእክቶችን የምቀበለው ከተለያዩ ድርጅቶች በኢሜል ነው። እነዚያን ኢሜል ደግሞ የምትጠቀምበት ፋይሎቼ ፎቶዎቼን እንደዚሁም ደግሞ የተለያዩ ጽሁፎችን ከሰዎች እየተቀበልኩ በዛ ለረጅም ጊዜ ተቀምጦ እንዲያገለግለኝ ይረዳኛል ማለት ነው

አዎ የድርጅቱን ባህል እወዳለሁ፤ በተለይ አሁን የስራ ባህል የሚባለውን የድርጅቱን ባህል እጅግ በጣም እወዳለሁ። ምክንያቱም ሰራተኛውን ስራውን አክብሮ እንዲሰራ፤ ወጥቶ እንዲገባ፤ እንደዚሁም ደግሞ የተለያዩ ሰራተኛ ለሰራተኛ ያለውን ግንኙነት እና አንድነት በመጠበቅ ደረጃ እጅግ በጣም ጥሩ የሆነ ስለሆነ አወደው

አዎ ሃይማኖታዊ ግብርን አከብራለሁ ሃይማኖታዊ ግብር ማለት ሃይማኖቴ የሚያዘኝን ነገር ወይንም ደግሞ በሃይማኖት ደረጃ ማድረግ የሚጠበቅብኝን ነገር በሙሉ የሚያዝኙኝን ነገሮች አደርጋለሁ ማለት ነው። እና እኔ ሃይማኖታዊ ነኝ ሃይማኖቴንም አከብራለሁ። በሃይማኖቴ የሚመጡ ነገሮችን በፍጹም አልወድም ወይም ደግሞ ሃይማኖቴ ሃይማኖቴን የሚቃረኑ ነገሮች አልፈልግም

የምወደው ጣፋጭ ምግብ እንትን እንጀራ ነው። እንጀራ በቤታችን ውስጥ እጅግ ወይንም በሀገራችን ላይ በጣም የተለመደ ምግብ ስለሆነ ሌሎችንም ደግሞ እንደ ዳቦ አይነት እንደ ገንፎ ወይንም ደግሞ ጨጭብሳ ሌሎች ሌሎች የባህላዊ ምግቦች አሉ። በተለይ ደግሞ ስጋ ወጥ ዶሮ ወጥ ከእነዚህ ጋር ተያይዘው የሚቀርቡ ነገሮች እጅግ በጣም እወዳለሁ

ግጭቶችን ማስተካከል ትችላለህ? አዎ ግጭቶችን ማስተካከል እችላለሁ። በተለይ ደግሞ ሰዎች። በግጭት ወቅት ወይም ደግሞ እርስ በእርሳቸው ሲጣሉ። ለማስታረቅ ማድረግ የሚገባኝን ነገር በሙሉ አደርጋለሁ። ወይንም ደግሞ እነዛን ሰዎች አንድ ላይ እንዲስማሙ ነገሮችን እንዲለውጡ እንዲሰክኑ እንዲታረቁና ሰላማዊ ህይወትና ኖሮ ወይንም ደግሞ ተግባቦት እንዲኖራቸው። ለማድረግ የራሴን ጥረት አድርጋለሁ

የምመኘው የእረፍት ጊዜ ቅዳሜና እሁድ የስራ ከስራ ውጪ ያለው የስራ ጊዜ ነው። እና የእረፍት ጊዜ እጅግ በጣም የምወደው ይሄን ጊዜ ነው። ሌላኛው በመኝታ ወቅት እረፍት የማደርግበት ድካሜን የማሳርፍበት። የሌሊት ክፍለ ጊዜውን እጅግ በጣም እወዳለሁ። እና የምመኘው መሆኑን ደግሞ ላርፍበት የምመኘው እንትን

ከደንበኞችህ ጋራ ትገናኛለህ? አዎ ከደንበኞቼ ጋራ እገናኛለሁ። የምገናኘው የ በስራ መስኬ በተሰማራሁበት ስፍራ ላይ ደንበኞቼ እኔን ለማድነቅም ይሁን እኔን ጥያቄ ለመጠየቅ ወይም ደግሞ እንዳቀርብላቸው የሚፈልጉትን አይነት እቃዎች እኔን ለመጠየቅ ይመጣሉ። እኔ ጋር እኔም ደግሞ እነሱን በአግባቡ አስተናግዳቸዋለሁ የሚፈልጉትን ነገር አደርግላቸዋለሁ

ፎቶ ማንሳት እጅግ በጣም እወዳለሁ። በተለይ ደግሞ የተፈጥሮ ፎቶ እጅግ በጣም የሚማርኩ በማስዋብናድር አቀማመጦችን በማንዛት እነዛን የመልካም ምድር አቀማመጦችን እጅግ በማስዋብና ለተለያዩ ሚዲያ በመጠቀም እነዛን ነገሮች። እንትን እላለሁ አነሳለሁ ተፈጥሮን በጣም ስለምወድ

ቤተሰብ ስለ ቤተሰብህ ንገረኝ ቤተሰቦቼ እጅግ የዋህ ቅን በጎ አሳቢዎችና እጅግ በጣም የሚጨነቁልኝ ቤተሰቦች ናቸው። እናትና አባት እንደዚሁም ደግሞ እህትና ወንድሞች አሉኝ። እነዚህ ደግሞ እጅግ እግዝያብሄርን የሚፈሩ ሰውንም የሚወዱ ሰውንም የሚያከብረው ችግረኛን በመርዳት የሚደሰቱ ቤተሰብ ናቸው

ለበጎ አድራጎት ሰርተህ ታውቃለህ ወይ? አዎ ለበጎ አድራጎት አንዳንድ ነገሮችን ሰርቼ አውቃለሁ። እነዛ ነገሮች ደግሞ ደሆችን መርዳት የሚያስፈልጋቸውን ነገሮች ማቅረብ ወይንም ደግሞ መርዳት አጠቃላይ የእርዳታ ነክ ነገሮች ላይ ነው። አዎ አድራጎት የሚባለው እነዛ እነዛ ነገሮች አድርጌ አውቃለሁ። ከቤተሰብ ጋርም ይሁን ከማህበረሰቡም ጋር በመሆን አንድ ላይ ተባብረን ያንን ነገር

አት በስራዬ ላይ የማደርገው መጀመሪያ ቁርሴን በልቼ ወደ ስራዬ ቦታ ስሄድ። ለስራዎቼ የሚያስፈልጉኝን ነገሮች አሁን ስራዬ ምን ይፈልጋል የሚለውን ነገር። አጠናለሁኝ አሁን ለምሳሌ ዛሬ ምንድነው የምሰራው? ምንድነው ከእኔ የሚጠበቁ ምንድነው ማድረግ ያለብኝ? ዛሬ ከእኔ የሚጠበቁ ስራዎች ምን ምንድን ናቸው ብዬ እለያቸዋለሁ እንደዛ በቅድመ ተከተል። ማስቀመጥ እና ወደ ስራዬ መግባት

እሳት ማንደድ እችላለሁ አዎ በተለያየ አይነት ነገሮች እሳቶችን አቀጣጥዬ ለምሳሌ በእንጨት በክሪብት ወይንም ደግሞ በገለባ በቅጣል በእንደዚህ በእንደዚህ አይነት መልእክቶች መንገዶች እሳት መንደድ እችላለሁኝ። እሳት የማነደው ደግሞ ለተለያዩ ነገሮች ጥቅም ላይ አውላቸዋለሁ እነዚያን የማነዳቸው እሳቶች።

የምጠቀመው ስልክ ስማርት ስልክ ነው። በተለይ አሁን እኔ እይዣለሁ ስልኬ ቴክኖ ስልክ ነው። ቴክኖ ካሞን ሰላሳ የሚባለው እንደዚህ አይነት ስልክ ነው። በዚህ ሰዓት እየተጠቀምኩ ያለሁት እና ጥሩ ካሜራ እና ጥሩ ድምጽ መቅረጫ ወይም ደግሞ የተለያዩ ቪዲዮዎችን እና ፎቶዎችን ለማንሳት የሚችል ጥሩ እንትን ነው።

ማንቂያ ሰዓት ትጠቀማለህ? አዎ ማንቂያ ሰአቴን እጠቀማለሁ። ምክንያቱም በተለይ ሌሊት መነሳት እፈልጋለሁ፤ ሌሊት መነሳት የምፈልገው የተለያየ ጥናት ወይንም ስራ ሊኖረኝ ይችላል፤ እነዛን ሰዓት ያንን ለማድረግ ደግሞ ሰዓት አለ የምሰራበት ሰዓት አሁን ዘጠኝ ሰዓት፤ አስር ሰዓት፤ ወይ ስምንት ሰዓት ከሌሊቱ ሊሆን ይችላል። በዛ ሰዓት እንዲያነቃኝ እጠቀማለሁ ማለት ነው።

ስንት? ብርድልብስ ትጠቀማለህ የምትጠቀመው ብርድልብስ አንድ ብቻ ነው አካባቢያችን ላይ ሙቀት ስላለ እሱን ራሱ ብዙ ጊዜ አልጠቀምም ምክንያቱም በዛ ሙቀት የተነሳ ብርድልብሱ በጣም ከባድ ሙቀት የሚስብ ስለሆነ ማለት ነው። እና ሳሳ ያሉ ልብሶችን ነው የምጠቀመው ያንን ብርድልብስ የምጠቀመው በብርድ ወራቅት ወይንም ደግሞ በብርድ ወቅት ነው የምንጠቀመው

ሻማ ማብራት ጥሩ ጥያቄ ነው የጠየቃችሁኝ ሻማ ማብራት ትወዳለህ? አዎ በጣም እወዳለሁ። ሻማ የማበራው ብዙ ጊዜ በእንትን ሰዓት አሁን የተለያዩ በዓላት አለ። እነዚያን በዓላትን ተንተርሼ ነው ሻማ የማበራው። ሻማ ሳበራ ደግሞ ተስፋ አገኛለሁ። ብሩህ ነገር ይታየኛል እነዛ ሻማ የማበራላቸው የምማፀናቸው ጻድቃን ቅዱሳን የእግዚአብሔር ወዳጆች የሆኑ ይለመኑኛል ብዬ አምናለሁ

ስልጠና ትወስዳለህ አዎ ስልጠና እወስዳለሁ የምወስዳቸው ስልጠናዎች የአካል ብቃት ስልጠና ወስዳለሁ የትምህርት ስልጠና ወስዳለሁ። የማጎልመሻ እውቀት ማጎልመሻ ስልጠና እወስዳለሁ። እነዚህን ስልጠና ውጪ እየወሰድኩኝ ራሴን እያደስኩ እኖራለሁ። ወይንም እያሳደኩ በእውቀትም በአቅምም እንደዚህ እንደዚህ አይነት ነገሮች

ዛሬ የአየር ሁኔታ እጅግ ሞቃታማ ነው ያው ቀን ቀን ፀሀያማ ነው ሆነ ራሱ በዚህ ሰዓት በማወራበት ሰዓት እንትን ሞቀት ስላለ። ቤት ውስጥ ድምፄ እንዳይለብሽ ወይም ድምፄ ቢንትሌተር ዘግቼ ነው እንጂ ሙቀት ነው ይሞቃል በጣም አሁን ላይ ያለው የአየር ሁኔታ እና የአየር ሰዓት ማለት ነው። እና ይሄ ነው እኔ ጋር ያለው

ምን አይነት ጥቅማ ጥቅሞች አሉክ ያለኝ ጥቅማ ጥቅሞች ብዙ ናቸው እንደዚህ ናቸው ተብሎ የማይገለጡ እና ከዛ አንፃር እኔ የምጠቀማቸው ብዙ ነገሮች አሉ ማለት ነው። እና ለዛ ጥቅማ ጥቅሞቼ ደግሞ ለህይወቴ እጅግ ፈይዳ ያላቸው ናቸው። እና ብዙ ነው ጥቅማ ጥቅሜ

ምን? አይነት መሳሪያዎችን ትጠቀማለህ የምጠቀማቸው መሳሪያዎች ሞባይል እጠቀማለሁ ስልክ ማለት ነው። እንደዚሁም ደግሞ ጥፍር መቁረጫ እጠቀማለሁ ፓወር ባንክ እጠቀማለሁ። የድምጽ መቅረጫ እጠቀማለሁ። እንደዚሁም ደግሞ የተለያዩ ነገሮችን ይሄ ምንድነው የጆሮ ማዳመጫ ወይንም ደግሞ የድምጽ ማዳመጫ እጠቀማለሁ። እንደ ኤርፎን አይነት ነገሮችም ማለት ነው

ጭንቀት ሲሰማህ ምን ታደርጋለህ? ጭንቀት ሲሰማኝ አንደኛ ወደ እግዚአብሔር ቤት እሄዳለሁ እጸልያለሁ እግዚአብሔርን እለምነዋለሁ። ሰዎችን አማክራለሁ። እንደዚሁም ደግሞ የተለያየ የሚያረጋጋኝን ነገር አየር እመርጣለሁ። ወይም ደግሞ ወደሚያረጋጋኝ ነገር ከጓደኞቼ ጋር አወራለሁ እንደዚህ እንደዚህ ነገር በማድረግ ጭንቀቴን ለማቅለል

በልጅነት የምትወደው ጨዋታ ምን ነበረ? ኳስ ጨዋታ በጣም እወድ ነበረ። እንደዚሁም ደግሞ ልጅነቴ ልጅነቴ እየተባለ ይጫወቱት የነበረው የልጆች ጫወታን፤ አፈር መፍጨት፤ እንደዚህ ቤተሰብ ጫወታ እያልን የምንጫወተው የልጅነትን ጨዋታ ከልጆች ጋር ተሰበስበን የምናደርገው ነገር ያ ነገር ያስለስተኝ ነበረ ማለት ነው።

በተፈጥሮ ውስጥ መራመድ ትወዳለህ? አዎ በተፈጥሮ ውስጥ መራመድ እወዳለሁ በተፈጥሮ ያላት እጅግ በጣም ጥሩ ውበት አላት ያንን ውበት በመጠቀም ተፈጥሮን እያደነቅኩኝ ከተፈጥሮ ጋራ እራመዳለሁ ማለት ነው። እና በተፈጥሮ ውስጥ ደግሞ የማያቸው ጥሩ ጥሩ ነገሮች እነዛ ስለሚያስደስቱኝ በተፈጥሮ ውስጥ ማዋኘት እና መራመድ እወዳለሁ

የምታስታውሰው ጥሩ መምህር አለ አዎ ጥሩ መምህር አለኝ የማስታውሰው መምህሬ የጂኦግራፊ መምህር ነው ወይንም ደግሞ የህብረተሰብ ሳይንስ የሚባለው ማለት ነው። እሱን መምህር እጅግ በጣም የምወደው እና አከብረው የነበረ መምህር ነው። እና የምወደው ደግሞ የሚያደ በሚያደርገው በጸባዩ እንደዚሁም ደግሞ በዩኒቨርሲቲ ደረጃ ላይ ደግሞ። ምንድነው? ኢሚኒዮሎጂ ወይንም ደግሞ የህብለሰረሰረ መምህር ነበረ መምህሬን እወዳለሁ

በዱቄ መፍጨት ታውቃለህ እውነት ለመናገር በዱቄ መፍጨት ምን እንደሆነ ራሱ እኔ ዛሬን ያወቅኩት ምን ዱቄት ለማለት ተፈልጎ እንደሆነ አላውቅም። ግን እኔ አላውቅም ይሄኛውን ነገር በዱቅ መፍጨት የሚባለውን ነገር በእኛ አካባቢ ላይ የተለመደ ነገር አላቀም። ምናልባት ቃሉ ፊደሉ ተሳስቶ ይሆን እንዴት እንደሆነ አላውቅም። ግን አላውቅም

ብዙ ጨው ትወዳለህ ጨው ብዙ ትወዳለህ? ጨው ብዙም አልወድም በጤነኛና ልከኛ የሆነ ጨው ነው የምወደው። ምክንያቱም ያው ለጨጓራም ወገንም ደግሞ ለጤና እጅግ የሚያስቸግር ነገር ስለሆነ ጨውን ብዙም አልደፍራውም ግን መጠነኛ እና ትክክለኛ ከሆነ እወዳለሁ

በምን ሰዓት ትተኛለህ? የምተኛበት ሰዓት እንደየ ድካሜ ይሆናል ብዙ ጊዜ የምተኛው አምስት ሰዓት ስድስት ሰዓት አካባቢ ነው። ምክንያቱም በእስከዛ ሰዓት የማነበው ወይንም ደግሞ የማዳምጣቸው የምሰራቸው ሌሎች ሌሎች ስራዎች ስለሚኖሩ። እስከዛ ድረስ። አልተኛም ስራዬን እሰራለሁ ማለት ነው።

የእቃ ቁጥጥር ታደርጋለህ አዎ እኔ እቃዬን እቆጣጠራለሁ እኔ አሁን ያለኝ ያሉኝ እቃዎች ብዬ እማ የማስባቸው መፃይፍት ናቸው መጻይፍቶቼን በደንብ እቆጣጠራቸዋለሁ። ማን ወሰደ? ማጋ ነው ያሉት ምን ምን እያደረገ እያነበበበት ነው? ወይስ ዝም ብሎ ነው ያስቀመጠው? እሚለውን ነገር ወይስ መለሰ አልመለሰ የሚለውን ነገር እቆራርጥራለሁ በተለይ

የምትወደው ፍራፍሬ ምንድነው? የምወደው ፍራፍሬ አቮካዶ ማንጎ ፓፓያ ሙዝ እንደዚሁም ደግሞ ብርቱካን እነዚህ እነዚህን ነገሮች እጅግ የምወዳቸው የመግብ ወይንም ደግሞ ይፍራፍሬ አይነቶች ናቸው ማለት ነው። ይሄን ነገር ነው እኔ ጋር ያለው ማለት ነው። በአጠቃላይ እነዚህን ነገሮች እወዳቸው